የሙዚቃ መሳሪያ መጫወት ትችላለህ ይላል እኔ የሙዚቃ የትኛውንም የሙዚቃ መሳሪያ መጫወት አልችልም። ግን የባህላዊ የሚባሉ የሙዚቃ መሳሪያዎች አሉ ለምሳሌ እንደ ክራር የመሳሰሉት አሉ በእኛ ባህል መሰረት እና ክራር መጫወት እችላለሁ። ከዛ ውጪ ዘመናዊ የሚባሉትን የሙዚቃ መሳሪያዎች እንደ ኪቦርድ ጊታር ድራም የመሳሰሉትን መጫወት አልችልም። ግን የመጫወት ፍላጎቱ አለኝ። ያው አንድ ቀን እለምዳለሁ ብዬ አስባለሁ ለመጫወት እየሞከርኩ ነው ያለሁት። አልፎ አልፎ እስኪ ዝም ብዬ እጄን ለማፍታታት ያልኩኝ ኪቦርድ እነካካለሁ ግን ምንም የምችለው ነገር የለኝም። ዝም ብዬ ኪቦርዱን እየመታሁ ድምጽ ሲያወጣ ብቻ አሳማለሁ እንጂ እኔ የትኛውንም ሙዚቃ መስራት መጫወት አልችልም። ግን የመልመድ ፍላጎቱ አለኝ

ጨው የበዛበት ምግብ እኔ አልወድም ማለት ጨው የሚወደድ ነገር አይደለም ምግብ ላይም ስንጠቀም በጣም በመጠኑ አንሶ በትንሽ ነው የምንጠቀመው። ምክንያቱም ጨው ለጤና በጣም በጣም ጎጂ ነው በተለይ የኩላሊት የመስራት አቅምን በጣም ይቀነሳል። እና ለኩላሊት በሽታ ብሎም ለኩላሊት ስራ ማቆም ስለሚዳርግ። ሰው ጨው ብዙ አይወድም። ማለት ጨው የሚወድ ሰው ብዙ እኔ አይታየኝም ምግብ ላይም በትንሽ መጠኑ ነው የምንጠቀመው። እና ጨው እኔ አልወድም በጣም ነው የምጠላው እና ምግብ ላይ ራሱ በጣም በጣም በትንሽ መጠን ነው የምጠቀመው። እና ባይኖረው እመርጣለሁ ምግብ ላይ ጨው ከሚበዛ ጨው ባይኖረው እመርጣለሁ። ምክንያቱም ለሰውነቴ ከባድ ነገር ነው እየሰጠሁ ያለሁት። እና ጨው የበሽታ ምንጭ ስለሆነ እኔ አልጠቀመውም ሰውነታችን ያንጨው ከውስጣችን ለማስወገድ በጣም ስለሚለፋ። ውሃ በጣም መጠጣት አለብን ጨዋማ ምግቦችን እምንመገብ ከሆነ። እና ያ ጨው ለጤንነት በጣም ጎጂ ነው። በትንሽ መጠን ነው የሚያስፈልገው አይዎዲን ብዙም ለሰውነት አያስፈልግም። ስኳርም ጨውም መብዛት የለባቸውም በሽታ ነው የሚጥሉት። እና እኔ ጨው አልወድም።

ያውም ምን አይነት ሳሙና ትጠቀማለህ ይላል? ያው ሳሙና የምንጠቀመው እንደ አገልግሎቱ ነው። ለምሳሌ የገላችን መታጠብ በምንፈልግበት ሰዓት የገላ ሳሙናን እንጠቀማለን። ልብስ ማጥበቅ ሲያስፈልግ የልብስ እቃ ማጥበቅ ሲያስፈልግ የእቃ ሳሙና አለ። እና እኔ የምጠቀመው ሳሙና ለምሳሌ ለገላዬን ለመታጠብ ከሆነ የምጠቀመው የገላ ሳሙና ዲቫ የሚባለውን የገላ ሳሙና እጠቀማለሁ። ልብስ የማጥብ ከሆነ ልብስ ሳጥብ በዋናኛነት የምጠቀመው የልብስ ሳሙና ይሄ ፈሳሽ ነው በእኛ እንትን ላርጎ እንለዋለን። እና ፈሳሽ የልብስ ሳሙና እጠቀማለሁ ላርጎ እዛ ላይ ትንሽዬ ሳሙና ገዝቼ እንትን እላለሁ። ማለት ከውጪ ፈሳሽ ሳሙናም ገዛለሁ ኖርማሉን ሳሙናም ገዛለሁ እና ውሃው ላይ ትንሽዬ ጠብ አድርጌ እሱን መትቼ። እዛ ላይ ልብሴን አሻለሁና ያልለቀቀ ነገር ለምሳሌ ኮሌታ የሸሚዝ ጫፍ ምናምን ሲሆን እሱ ላይ ያን ሳሙናውን እመታለሁ። እና ልብሴን የማጥበው በደረቅ ሳሙናም ነው። በፈሳሽ ሳሙናም እጠቀማለሁ ያው እቃ ስናጥብ ብዙ የምንጠቀመው አጃክስ የሚባለውን ሳሙና ነው። ይሄ በዋነኛነት ከሳኑሽሌ ዘይት ነክ ነገሮችን በጣም ያረረ ድስት ካለ እንደገና የቆሸሸ ድስት ካለ እነሱን ለማጥራት በጣም ምቹ ሳሙና አጃክስ ነው እሱን ነው የምንጠቀመው። እና ያው ሰው ገላውን ስታጠብ ለገላም ሳሙና አለ። ልብስ ስታጠብ የልብስ ሳሙና አለ ሳሙናውም የተለያየ የማስለቀቅ አቅመ ቤዝኔት ስላለው ለተለያየ አላማ የምንጠቀማቸው ሳሙናዎች የተለያየ ናቸው። ለእቃ ሲሆን የራሱ ነው ለልብስም ሲሆን የራሱ ነው። ለገላም ሲሆን የራሱን ሳሙና እንጠቀማለን። እና ከዛ በተጨማሪ የፈሳሽ ሳሙናዎች አሉ አንዳንዴ ልብስ ስናጥ አንድ ላይ የምንጠቀማቸው የተለያየ የመነቸኩ ልብሶችን ለማስወገድ ሲያስፈልገን የምንገዛቸው ፈሳሽ ሳሙናዎች አሉ። በፈሳሽ መልክ ያሉ እና ያው እንደዚህ አይነት ሳሙናዎችን ነው የምጠቀመው። ለእጅ ለመታጠብ ምግብ ለመብላት ሲሆን ደግሞ የ ላይፍ ቦይ የሚባለው ሳሙና አለ። የተለያዩ ጀርምና በሽታም ተህዋስያንን የሚገድል በሽታ እና እሱን እጠቀማለሁ። የምጠቀማቸው ሳሙናዎች እነዚህ ናቸው